እኔ ያው የሙቀት መጠን መጠነኛ የሆነ የሙቀት መጠን እመርጣለሁ በጣም ሙቅም አይመቸኝም። በጣም ቅዝቃዛም አይመቸኝም አሁን ለምሳሌ ወደ እኛ ሀገር ኢትዮጵያ ስንመጣ። የሙቀት መጠን በጣም ተመጣጣኝ ነው በጣም ደስ የሚል። ቀዝቃዛም ያልሆነ ሙቀታማም ያልሆነ እንደ አውሮፓ አሁን በአውሮፓ ቦታ ስንሄድ። አላቸው በወቅቶቹ ራሱ በጋ ላይ በጣም ሙቀት ነው። ክረምት ላይ በጣም ቀዝቃዛ ነው። ወደ አረብ ሀገራት ደግሞ ስንመለከት። በጣም ሙቀት ነው ሀገሩ ሀገሩ በጣም ሙቀት ነው። ሙቀቱን የሚቀንስበት ጊዜ አለ ነው እንጂ በጣም ሙቀት ነው። እኔ ግን የሙቀት ሀይል መጠን የሙቀት መጠን የምመርጠው መጠነኛ የሆነ የሙቀት መጠን እመርጣለሁ። ልክ እንደ ኢትዮጵያ በጋ ላይም በጣም አያቃጥርም ደስ ይላል ክረምት ላይ ብዙ ብርዶ የለም በጣም በቃ መጠነኛ የሆነ የሙቀት መጠን ይመቸኛል። ግን ከበዛም ደግሞ ከሙቀት ብርድ እመርጣለሁ። ምክንያቱም ሙቀት በጣም ይከብዳል በምንም ለመከላከል በጣም የሚከብድ ነገር ነው። ሙቀት ብርድ ግን ያው በአንዳንድ ልብሶችንም በመደራረብ መከላከል የምንችለው ነገር ነው። ግን ሙቀት በጣም ከባድ ነው ብዬ አስባለሁ እንደኔ እንደኔ ማለት ነው። እና እንደ መጠን መጠነኛ የሆነ የሙቀት መጠን ይመቸኛል። ሀገራቶችን ስናይ መጠነ ሙቀታቸው በ በ በጋ ሰዓት በጣም ይሞቀ ሙቀት ይሆናል። በክረምት ደግሞ ብርዱ ደግሞ የበለጠ ነው በጣም አስጊ የሆነ የብርድ ነውና እኔ የምመርጥ የሙቀት መጠን መጠነኛ የሆነ የሙቀት መጠን እንደ አረቦች በጣም ሙቀት። አልፈልግም በጣም ከባድ ነው ለመቋቋምም ትንሽ ስለሚያስቸግር መጠነኛ የሆነ የሙቀት መጠንን የሚደርሰው የለም ብዬ ነው የማስበው። መጠነኛ የመቀት መጠን በጣም ለሰው አስፈላጊ ነው ለሁሉም ሰው መጠነኛ ሙቀት ወሳኝ ነው። ያው በሙቀትም ብዙ የሚገኙ ጥቅሞች አሉ ያው እኛ ሰውነታችን ሙቀት ይፈልጋል በመጠኑ ሲበዛ ግን ያው በጣም አስቸጋሪ ነውና በጣም ከባድ ነው ድካም ያመጣል። ሌላ ነገር በሽታም እንደ ሁላ ሊያመጣ ይችላልና። መጠነኛ የሆነ የሙቀት መጠን እንደ ሀገራችን ባለው አየር አሪፍ ነው ብዬ ነው የማስበው። የሙቀት መጠን ከሀገር ሀገር ስንሄድ የተለያየ አይነት የሙቀት መጠኖች አሉ አሁን ለምሳሌ እንደ ሳውዲ ካየን በጣም ሙቀት ያለበት ሀገር ነው። በጣም ከባድ እንደነ ዱባይ እንደነ ኳታር እንደዚህ ወደ ኤዥያ ያሉ ሀገራቶች በተለይ እነዚህ አረብ ሀገራቶች በጣም ሙቀት ያለባቸው ሀገራቶች ናቸው። የሙቀት መጠናቸው በጣም ከፍተኛ ነው። በበጋ ጊዜ በበጋ ሰዓት የሙቀት መጠናቸው በጣም ይጨምራል እና ያ ነገር በጣም ከባድ ነው ብዬ እስከ ሞትም ሊወስድ የሚችል የሙቀት መጠን ነው። እና እኔ የሙቀት መጠን ተመጣጣኝ ሲሆን በልኩ ሲሆን በ በተመጣጠነ መልኩ ሲመጣ ነው ደስ የሚለው። እናም ጤናማ ደስተኛም የሚያደርገው መጠነ ሙቀቱ ከፍተኛ ሙቀት ያላቸው ሀገራቶች በጣም አስቸጋሪ ናቸው። በተለይ ለእንትን ለእነሱ ለሚኖሩትም ቀላል አይደለም። ከሚኖሩትም ውጪ ለሌላ ሀገር ተጓዦች ዲያስፖራዎች ለዲያስፖራዎች በጣም አስቸጋሪ ነው ብዬ አስባለሁ እዛ ሀገር ሲሄዱ ረጅም ጊዜ የመቆየት አቅም አይኖራቸውም። ህመምም ሊያጠቃችሁ ይችላል በሽታም ሊያጠቃችሁ ይችላል። እና በዛ በዛ ምክንያት በጣም አስቸጋሪ ነው ብዬ አስባለሁ። መጠነ ሙቀታቸው ከፍተኛ ስለሆነ እነኛ ሀገራቶች በጣም የመቆየት እድል ለቱር ለጉብኝትም ለጉዞም ለቱሪስት ምናምን ለተለያዩ ነገሮች ምቹ ሆነው አይዘጋጁላቸውም ለሌላ ሀገሮች ማለት ነው። ስለዛ ስለዚህ ነው መጠነ ሙቀቱ ከፍተኛም ሲሆን ጥሩ ነው ብዬ የማላስበው። መጠነ ሙቀቱ ማንኛውም የማንኛውም ሀገር መጠን ሙቀት በተመጣጣኝ ሁኔታ ሲቀር ደስ ይላል። እኛ ሀገር አሁን ወደ ሀገራችን ስንመጣ ወደ ኢትዮጵያ ስንመጣ መጠነ ሙቀቷ ሪያል በጣም ያልበዛም በጣም ያላነሰም በዛም ያለ አነስም ያለ አይደለም። ለሁሉም ሰው ለጎብኚም ለዲያስፖራም ለነዋሪውም በጣም ተስማሚ የመጠነ ሙቀት ተመጣጣኝ። ደስ የሚል የመጠነ ሙቀት